ምን አይነት የሙቀት መጠን ትመርጣለህ? እኔ የምመርጠው የሙቀት መጠን እጅግ በጣም ሙቀትም ያልበዛበት እጅግ በጣም ደግሞ ሙቀትም ያላነሰበት መካከለኛ የሆነ የሙቀት መጠን እመርጣለሁ። ለምሳሌ የሙቀት መጠን በዲግሪ ሴልሺየስ ዜሮ ዲግሪ ሴልሺየስ የሆነ የሙቀት መጠን እመርጣለሁ ማለት ነው። ምክንያቱም የሙቀት መጠን በጣም በጨመረ ሰዓት ለመኖር እጅግ በጣም አስቸጋሪና የተለያዬ ድርቅን ሊያስከትል ስለሚችል የሙቀት መጨመር አልፈልግም ማለት ነው። እንዲሁም ደግሞ የሙቀት መቀነስን አልፈልግም ማለት ነው። ምክንያቱም የሙቀት መቀነስ በሚኖርበት ሰዓት እጅግ በጣም ከፍተኛ የሆነ ብርድ የሚኖርበት እና እኛ የምንፈልገውን ሙቀት አለማግኘት የምንችልበት ሁኔታ ስላለ የሙቀት መቀነስንም መጨመርንም እመርጣለሁ

ማሸነፍ ትችላለህ ያው ይሄ ቃል ብዙ አሻሚ ቃል ነው እኔ እንደተረዳሁት ከሆነ ማሸለፍ ማለት ማሸነፍ በሚለው ነው የተረዳሁት እንግዲህ ማሸነፍ ትችላለህ? አዎ እጅግ በጣም ብዙ ውድድሮች እና እጅግ በጣም ብዙ ሁኔታዎችንም አሸንፌያለሁ። በህይወት ዘመኔ ብዙ ያሳካኋቸው ሽን ማሸነፎች አሉ። እነዚህም ውስጥ ለምሳሌ በትምህርት ቤታችን የሚደረግ የ የስፖርት ውድድር ነበረና ያንን ውድድር በእግር ኳስ ጨዋታ ዘርፍ ከፍተኛ ጎል አስቆጣሪ በመሆንም የጨረስኩበት አመት ነበረ ማለት ነው ይሄንም ማሸንፍ እችላለሁ የተለያዩ ሜዳሊያዎችንም አሸንፈናል ማለት ነው

ቀዝቃዛ ያየር ሁኔታ ትወዳለህ? ቀዝቃዛ ያየር ሁኔታ እወዳለሁ ደስ ይለኛል። ምክንያቱም እኔ ተወልጄ ያደኩበት አካባቢ የአየር ንብረቱ ቀዝቃዛ ወይም ደግሞ ደጋ የሚባል የአየር ንብረት ስለሆነ። በዚህ በቀዝቃዛ እና በደጋማ የአየር ንብረት ስላደኩ ቀዝቃዛ የአየር ንብረት እወዳለሁ። ነገር ግን እጅግ በጣም እእ ቀዝቃዛ የሆነ የአየር ንብረት ደግሞ አልወድም ምክንያቱም ለኑሮ የማይመችና። እጅግ በጣም ቀዝቃዛ ምቾት የማይሰጥ ስለሆነ እጅግ በጣም ቀዝቃዛ ከሆነ የአየርን ንብረት አልወድም ማለት ነው። ነገር ግን ከሞቃተማ የእየር ንብረት ቀዝቃዛ የእየር ንብረት እመርጣለሁ። ምክንያቱም ሞቃተማ የአየር ንብረት እጅግ በጣም ብዙ ችግሮችን ሊያመጣ የሚችል የአየር ሁኔታ ስለሆነ። ቀዝቃዛ የአየርን ንብረት እኔ ተወልጄ ያደኩበት የአየርን ንብረት ቀዝቃዛ እና ደጋ የአየር ንብረት ስለሆነ። ቀዝቃዛ የአየር ንብረት ሁኔታን እወዳለሁ።

የይለፍ ቃልህን ትጠብቃለህ? አዎ የይለፍ ቃሌን እጠብቃለሁ የይለፍ ቃሌን ለሌሎች ባለማገራት በጥንቃቄ ነው የሚይዘው ማለት ነው። ምክንያቱም የኔ የይለፍ ቃል እጅግ በጣም ብዙ የራሴ የምላቸው ምስጢሮች። የያዘ ስለሆነ የይለፍ ቃሌን በጥንቃቄና ለማንም ባለማሳየት ነው የሚይዘው። እንግዲህ የይለፍ ቃሌ እጅግ በጣም ብዙ ጥቅም የምጠቀምበት ስለሆነ። ለምሳሌ እያንዳንዱ የምትጠቀምበት መተግበሪያ የራሴ የሆነ የግሌን። የኔ መሆን ማረጋግጥበት በራሴ በይለፍቃ ቃል ነው ማለት ነው። ለምሳሌ ኢሜል ስትጠቀም የራሴ የይለፍ ቃል አለኝ እንዲሁም ስልኬን ስከፍት የራሴ የለፍ ቃል አለኝ። እንዲሁም ደግሞ የተለያዩ አፕሊኬሽኖችን በምከፍትበት ሰዓት የራሴ የሆነ የይለፍ ቃል አለኝ። እና የራሴ የይለፍ ቃል አለኝ ለሌሎች ባለማጋራትም ጠብቄ ነው ሚይዘው ማለት ነው። የይለፍ ቃሌን እጠብቃለሁ።

ዶሮ አለ ዶሮ አለኝ ያው ምክንያቱም እኔ ያደኩት ገጠራማው ማህበረሰብ ላይ ስለሆነ። እንግዲህ የገጠሩ ማህበረሰብ የሚተዳደረው ደግሞ ከብት በማርባት እና ከብቶችን በማርባት ነው የአብዛኛው ማህበረሰብ የሚተዳደረው ማለት ነው። የኔ ቤተሰቦችም እኔ ራሴም የምተዳደረው እንስሳትን በማርባትና እንስሳትና አላምዶ በማኖር ነው። እንግዲህ ከሰው ልጅ ጋር ተላምዶ ከሚኖሩ እንስሳቶች መካከል ለዶሮ በግ ከብት ውሻ። አህያ ፍየል ፈረስ የመሳሰሉ እንስሶች መካከል እንግዲህ ዶሮ አንዷ ናት። ዶሮ የራሴ የሆነ ዶሮ አለኝ እንግዲህ የሆነ ዶሮ አለኝ ማለት ነው

በመስመር ላይ ትማራለህ በመስመር አልማርም ምክንያቱም በመስመር ላይ መማር እጅግ በጣም ብዙ ለብዙ አደጋ የሚዳርግ ስለሆነ እኔ በመስመር ላይ አልማርም። ምክንያቱም በመስመር ላይ በምንማርበት ሰዓት መስመር እንግዲህ የተለያዩ የመኪኖች መሄጃና መመለሻ መንቀሳቀሻ ስለሆነ ለትራፊክ አደጋ ሊያጋልጠን ይችላል ማለት ነው። ስለዚህ በመስመር ላይ አልንቀሳቀስም። እንግዲህ በመስመር ላይ መንቀሳቀስ እጅግ በጣም ለብዙ አደጋዎች የሚዳርግ ነገር ነው እኔም በመስመር ላይ አልማርም ማለት ነው። ምክንያቱም እኛ የምንማረው እንግዲህ መንግስት የሰራው ራሱን የቻለ መማሪያ ትምህርት ቤት አለና አኛ የምንማረው ከዛ ከትምህርት ቤት በመሄድ ነው እንጂ የምንማረው መስመር ላይ አንማርም።

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ? እኔ ከስራ ከስራ ባልደረቦቼ ጋር እጅግ በጣም ጥሩ ግንኙነት ነው ያለኝ። እንግዲህ በስራ አለም ላይ ስንኖር ፍቅር ካለ እጅግ በጣም ጥሩ ነገር ነው ምክንያቱም ለስራችን እድገት እና ለስራችን ቅልጥፍ እና እጅግ በጣም አምች ነገር ስለሚሆን። እኔም ከስራ ባልደረቦቼ ጋር እጅግ በጣም ጥሩ የሚባልና አሪፍ ግንኙነት ነው ያለኝ። እነሱ ለኔ እጅግ በጣም ጥሩዎች ናቸው እኔም ለነሱ ጥሩ ነኝ። እንግዲህ አንዳችን ለአንዳችን ተደጋግፈን አንዳችን ለአንዳችን። አይዞህ ተባብለን። አንዳችን ለአንዳችን ተሳስበን ነው የምንኖረው የምንሰራው ማለት ነው፣ እንግዲህ ከስራ ባልደረቦቼ ጋር ጥሩ የሚባል ግንኙነት አለኝ በተለይ። ከስራ ባልደረቦቼ ጋር ልዩ የሚያቆራኘን ግንኙነት እንግዲህ ከስራ ባልደረቦች አንዳችን የተለየ ችግር በሚገጥመን ሰዓት እንግዲህ አንዳችን ለአንዳችን ልንቆም። የጋራ ስምምነት አለ ማለት ነው በዛም መሰረት። በአንዳችን ላይ የተለየ ችግር በሚገጥመን ሰዓት። ሌሎቻችን ለችግር ለገጠመን የምንቆምበት ሁኔታ እና እጅግ በጣም የመተባበር የአንድነት የአንድነት። የአብሮነት መንፈሳችን እጅግ በጣም የጎለበትና ትልቅ ነው ማለት ነው። ከስራ ባልደረቦቼ ጋር ሁሌም በፍቅር በሰላምና በአብሮነት ነው። ወደ ፊት በሚል መሪ ቃል የምሰራው ማለት ነው።

ሽማግሌዎችን እንዴት ታከብራለህ? እንግዲህ ሽማግሌዎችን የምናከብርበት እንደኛ ሀገር እንደኛ አካባቢ ሁኔታ እና እንደኛ ባህል። ሽማግሌዎችን በተለያየ መንገድ እናከብራለን እንግዲህ እንደሀገራችን ኢትዮጵያ ሽማግሌ ትልቅ ቦታ የሚሰጠው እና የሚከበር ትልቅ አዛውንት ነው ማለት ነው። ምክንያቱም ሽማግሌ ከራሱ ህይወት በመነሳት ለኛ ትምህርት የሚሰጥ እንዲሁም ደግሞ በመንፈስም ከእኛ የበለፀገ እኛን የሚያስተምር ታላቅ መምህር ነው። እንዲሁም ደግሞ በአካባቢያችን ጠብ በሚነሳበት ሰዓት ጸቦችን በማስታረቅ ትልቅ ቦታ የሚሰጠው ሽማግሌ ነው ማለት ነው። እናም እንደኛ አካባቢ እና እንደኛ ባህል ለሽማግሌ ክብር የምንሰጥባቸው መንገዶች አሉ። ከእነዚህም መንገዶች መካከል ለምሳሌ በአካባቢያችን ባህላዊ ክብረ በዓላት በሚከናውኑበት ሰዓት እንግዲህ የአካባቢው ሰው ተሰባስቦ በዓል በሚያከብርበት ሰዓት። ትላልቅ ሽማግሌዎች ወደ በዓሉ ሲመጡ እና ሲቀመጡ ከመቀመጫችን ብድግ በመነሳት ለነሱ ክበር እንሰጣለን ማለት ነው። እንዲሁም ደግሞ ታላላቅ አባቶቻችን ወይም ሽማግሌዎች። ወደ ተለያየ ቦታ ሲሄዱ እንግዲህ ተቃራኒ አቅጣጫ በምንሄድበት ሰዓት ቆርጠን ወይም ደግሞ እነሱን ክሮስ አድርገን ቆርጠን መሄድ አንችልም ማለት ነው። እነሱን በማሳለፍ ክብር እንሰጣለን ማለት ነው። እንዲሁም የተለያየ የማክበሪያ መንገድ ያሉ። በተለይ ከስም አጠራር ጀምሮ አባ አባቴ ከሚለው ተነስተን እጅግ በጣም ብዙ የማክበሪያ መንገዶችን ተጠቅመን ሽማግሌዎችን እናከብራለን። ምክንያቱም ሽማግሌዎች ፍቅርን የሚያሰፍኑ ሰላምን የሚያሰፍኑ ስለ ሰላምና ስለ ፍቅር የሚደክሙ እጅግ በጣም ምሁሮች እና አለኝታዎቻችን ናቸው። ሽማግሌዎችን በአሪፉና በመልካም ነገር እናከብራለን ማለት ነው። በተለይ የኛ ባህልን እጅግ በጣም ደስ የሚል ለሽማግሌዎች ትልቅ ቦታ የሚሰጥ ባህል ነው ያለን እና ሽማግሌዎችን እናከብራለን ማለት ነው

የቤቴ ጣርያ በምን የተሰራ ነው ሚል? የቤቴ ጣሪያ አንግዲህ በተለያየ ነገር የተሰራ ነው። እንደኛ አካባቢ የቤታችን ጣሪያ የሚሰራው ከእንጨት በተጠረበ ትልቅ ምሶሶና እንዲሁም ደግሞ በቆርቆሮ ነው ማለት ነው። እንግዲህ የቤት ጣሪያ መስራት እጅግ በጣም ብዙ ጠቀሜታ አለው። ምክንያቱም ቤት ያለ ጣሪያ ወይም ያለ ምሰሱ አይሰራም እና። እኛ የቤታችን ጣሪያ በእንጨት ተጠርቦ ተሰራና በቆርቆሮ

በምን? ትመገባለህ ያው እኔ በብዙ ነገር እመገባለሁ እጅግ በጣም በብዙ ነገር ተመግቤ አድጊያለሁ በብዙ ነገር እመገባለሁ ማለት ነው። አሁን ላይ ግን እየተመገቡት ያለበት ነገር እና እጅግ በጣም የምወደው ምግብ ሁሌም የማዘወትረው ምግብ። ፍራፍሬ ጥራጥሬ እንዲሁም የተለያዩ የምግብ አይነቶች አሉ። ከእነዚህም ውስጥ በተለይ ከፍራፍሬዎቹ ውስጥ ቀይ ስር ምግብን እጅግ በጣም እወዳለሁ። ምክንያቱም ቀይ ስር ለሰው እጅግ በጣም ብዙ ጥቅሞች የሚሰጥና ልዩ መዓዛ ልዩ ጣዕም ያለው የምግብ አይነት ነው። ቀይ ስር ከሚሰጣቸው ጥቅሞች ውስጥ አንደኛ የደም ብዛት ወይም ደም እንዲጨምር ያደርጋል የደም ማነስ ያለበት ሰው በተለይ ቀይ ስር ይመከራል። እንዲሁም ደግሞ ሲበሉት እጅግ በጣም ልዩ ጥፍጥና ያለው የአትክልት አይነት ስለሆነ። ብዙውን ጊዜ የምመገበው ቀይ ስር ነው ቀይ ስር ነው ማለት ነው

ኮምፒውተር መጠቀም ትችላለህ? አዎ ኮምፒውተር መጠቀም እችላለሁ እጅግ በጣም ብዙ ኮምፒውተሮችን ተጠቅሜ አውቃለሁ። ምክንያቱም እኔ ተማሪ ነኝና የዩኒቨርሲቲ ትምህርቴን እየተማርኩ እያለሁ ጎን ለጎን የምወስዳቸው ስልጠናዎች አሉ። ከእነዚህ ስልጠናዎች መካከልም የኮምፒውተር ትሬኒንግ የኮምፒውተር ስልጠና ነው። እንግዲህ የኮምፒውተር ስልጠና ከአምስት ወር በላይ ጊዜያቶችን ፈጅቼ ወስጃለሁ ማለት ነው። እናም በዚህ በወሰድኩት ስልጠና የኮምፒውተር ሙያ ብቃት አለህ በመባል የእውቅና ወረቀት ተሰጦኛል ማለት ነው። ስለዚህ የኮምፒውተር አጠቃቅምን በደንብ እችላለሁ ማለት ነው። ኮምፒውተር አጠቃቀም እችላለሁ

ስንት? ኢሜል ትልካለህ እንግዲህ እኔ ከአምስት በላይ ኢሜል እልካለሁ እንግዲህ ኢሜል በተለይ ስልክ በብዙ ስልክ ኢሜል ከፍቻለሁ ማለት ነው። እንግዲህ በተለይ ስልክ ቁጥር አለኝና በዛም ሁሉ ኢሜል ከፍቼ ለማለት ነው ነገር ግን ከከፈትኳቸው ኢሜሎች መካከል የምትጠቀምበትና የተጠቀምኩበትም ያለ ኢሜል ከአምስት ወደ አምስት የሚደርስ ኢሜል እጠቀማለሁ ማለት ነው። ኢሜሌን የምልካቸው ኢሜሎች አምስት

ቅጽል ስም አለ አዎ የኔ ቅጽል ስም አለኝ። እንግዲህ ተወልጄ ካደኩበት አካባቢ ከወጣልኝ ዋና ስም በተጨማሪ በቅጽል ስም ሚጠሩኝ ብዙዎች አሉ ማለት ነው። ከሚጠሩኝ ብዙዎች ሰዎች መካከልም በተለይ አያቴ የራሴውን የራሱን ስም አውጦ በራሱ መጠሪያ ስም እና በራሱ ፍላጎትህ ነው የሚጠራኝ ማለት ነው። እንዲሁም ደግሞ አካባቢ። ብዙስ ማህበረሰብ የሚጠራኝ የራሴ የሆነ ስም አለኝ ያማ አምሳ አለቃ የሚል ስም ነው። ያም አምሳ አለቃ ማለት ጎበዝ አቅም ያለው የሚለውን የሚያመለክት ነው ማለት ነው። ስለዚህ የራሴ የሆነ ስም አለኝ።

ማዕድን ትጠቀማለህ? እኔ ማዕድን አልጠቀምም ምክንያቱም በእኛ አካባቤ እና በእኛ ሰፈር ማዕድን ክምችት ስለሌለ ማዕድን አልጠቀም ማለት ነው። እንግዲህ እንደኛ ሀገር ማዕድን እጅግ በጣም ልዩ ቦታ የሚሰጠውና ሀገራችን በማዕድን እየበለፀገችና የ የተንበሸበሸች ናት ማለት ነው። ነገር ግን ከእኛ አካባቢ እና ከእኛ ገበያ ወይም ከእኛ የወረዳ ከተማ ላይ ማዕድን ስለሌለ ማዕድን አልጠቀምም ማለት ነው።

ግጭቶችን ማስተካከል ትችላለህ አዎ ግጭቶችን ማስተካከል እችላለሁ እጅግ በጣም ብዙ ጊዜ እጅግ በጣም ብዙ ግጭቶችን ፈትቻለሁ በተለይ ከጓደኞቼ በሚጣሉበት ሰዓት እንደ ሽማግሌ በመሆን እነሱን የማስታረቅ ስራ እሰራለሁ ማለት ነው። እንዲሁም ደግሞ የተለያዩ ሰዎች በሚጋጩ ሰዓት እንዲታረቁ በማድረግ እጅግ በጣም ብዙ ስራዎችን እሰራለሁ። እንዲሁም ደግሞ በስራ አለም ላይ እንግዲህ በስራ አለም ላይ ስንኖር የሰው ልጅ አለመግባባት ይፈጠራል እና። በጓደኞቼ ወይም በስራ ባልደረቦቼ መካከል የሚፈጠረውን አለመግባባት ለማስታረቅ እጅግ በጣም ብዙ እደክማለሁ ብዙ ርቀትን እሄዳለሁ ማለት ነው። እንግዲህ እኔም በህይወቴ እጅግ በጣም ብዙ ግጭቶችን ፈትቻለሁ ከፈታኋቸው ግጭቶች መካከል በጓደኞቼ መካከል የተደረገ የስራ ግጭት ነበረ። ስራው ይሆናል በሚል እና አይሆንም በሚል መካከል የተነሳ ጠብ ወይም ደግሞ የተነሳ ግጭት ነበረና እነዛን ጓደኞቼን በነሱ መካከል የተነሳውን ግጭት እንዲህ እንዲፈታ በማድረግ እነሱን የማስታረቅ ስራ ሰርቻለሁ ማለት ነው። ስለዚህ ግጭቶች ማስተካከል

የምትወደው እንስሳ ምንድነው? እኔ በህይወቴ እጅግ በጣም ብዙ እንስሳዎችን እወዳለሁ። እንግዲህ እንስሳ ሲባል የዱርና የቤት እንስሳዎች አሉ። እንግዲህ እኔ በጣም የምወደው የቤት እንስሳዎችን ነው ማለት ነው። እንግዲህ ከምወዳቸው የቤት እንስሳዎች ውስጥም እንደ ድመት እንደ ዶሮ እንደ ፍየል በግ ላም አህያ እንደውም የተለዩ የቤት እንስሳዎች አሉና እነሱን እወዳለሁ። ነገር ግን በጣም የምወደውና እጅግ በጣም ልዩ ቦታ የምሰጠው የቤት እንስሳ በሬ ነው። ምክንያቱም እንደኛ ሀገር እና እንደኛ ባህል እንደ ኢትዮጵያ በሬ ባይኖር ህዝቡ የማይኖርበት ሁኔታ ነው ያለው ማለት ነው። ምክንያቱም ህዝቡ የእለት ተእለት ህይወት ኖሮውን የሚመራው እንግዲህ በእርሻ በሚገኝ ምግብ ነው ማለት ነው። ስለዚህ በሬ ደግሞ የእርሻ የሚያርስና አዝመራ ሲዘመር እንግዲህ ያለ በሬ የማይሆን ነገር ነው ማለት ነው። ስለዚህ በሬ ለሰው ልጄ ነፍስ የሚይዘውን ምግብ ለመዝራትና ምግብ ለማባዛት የሚያገለግል የእንስሳ አይነት ነው ማለት ነው። በሬ እንግዲህ ለእርሻ የሚያገለግል ስለሆነ በሬ በጣም

ስነ ጥበብ ትወዳለህ? ስነ ጥበብ በጣም እወዳለሁ እጅግ በጣም አከብራለው። ምክንያቱም እኔ ከአንድ እስከ ስምንት ያለ የትምህርት ደረጃዎችን የምማርበት ትምህርት ቤት ውስጥ ከጨረስኩ በኋላ የምማርበት ትምህርት ቤትም ቡምብላ የመጀመሪያ የደረጃ ትምህርት ቤት ይባላል። ከዛ ትምህርቴን በምማርበት ሰዓት አምስተኛ እና ስድስተኛ ክፍል የስነ ጥበብ ትምህርት ወይም ደግሞ ስነ ጥበብ የሚባል መጽሐፍ ተምረናል። እንግዲህ ስነ ጥበብ ማለት እጅግ በጣም ብዙ ጥቅም ያለው እና እጅግ በጣም ለሰው ልጅ ያስፈላጊ የትምህርት አይነት ነው። ምክንያቱም እያንዳንዱ በዚህ አለም የሚመጣው ነገር የጥበብ ውጤት ነውና። ጥበብ እንግዲህ ጥበብ በረቂቅ ያለች የሰው ልጅ ትልቅ ስጦታ ነው። ስለዚህ ስነ ጥበብን ወይም ደግሞ ጠቢብነትን እጅግ በጣም እወዳለሁ። ምክንያቱም በጠቢብነት አባቶቻችንን ብዙ ነገር እናድርገዋለን ብዙ ነገር እናድርገዋለን ማለት ነው። ከቀላሉ እንኳን የምንነሳ የእግዚአብሔር መንፈስ ቅዱስ በሌያቸው ላይ አድርጎ እንግዲህ እርኩስ መንፈስ ወይም ሰይጣንን ሲያሸንፉ እናያለን ማለት ነው። አባቶቻችን ስለዚህ ስነ ጥበብ አሪፍና ጥሩ

ከጎረቤቶቼ ጋር ጥሩ ግንኙነት አለህ? አዎ እኔ ከጎረቤቶቼ ጋር እጅግ በጣም ጥሩና አሪፍ የሚባል ግንኙነት ነው ያለኝ ምክንያቱም ከጎረቤቶቼ ጋር ግንኙነት መኖር ለኔ ብዙ ጥቅም ይሰጠኛል። በዚህ ምክንያት ከጎረቤቶች ጋር እጅግ በጣም ጥሩ እና አሪፍ የሚባል ግንኙነት ነው ያለኝ ማለት ነው። እንግዲህ ጎረቤቶቼ ለእኔ እጅግ በጣም ትልቅ ቦታ የምሰጣቸውና የማከብራቸው ነገሮች ናቸው። የኔ ችግር የነሱ የነሱ ችግር ደግሞ ለራሴ ሆነን ነው የምንኖረው ማለት ነው። እንግዲህ ጎረቤቶቼ ማለት ችግር በሚደርስብኝ ተሎ የሚደርሱልኝ የሚያስፈልገኝን የሚሰጡኝና በተለይ በህይወት የውስጥ ትልቅ ቦታ የምሰጣቸው እና ትልቅ ቦታ የማከብራቸው ጎረቤቶች ናቸው ማለት ነው።

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን በስነስርዐት እና በጥሩ መልኩ ነው የማስተናግደው። ምክንያቱም ቅሬታዎች እጅግ በጣም ትልቅ ቦታ የሚሰጣቸውና ትልቅ ችግርን ሊቀርፉ የሚችሉ ነገሮች ናቸው። በተለይ እንግዲህ በስራ አለም ላይ የሚነሱ ብዙ ቅሬታዎች አሉ። ለምሳሌ እኔ በምሰራው ስራ ላይ እጅግ በጣም ብዙ ቅሬታዎች ይመጣሉ። እነዛንም ቅሬታዎች በሰላምና በፍቅር ተቀብዬ ወደ ማሻሻል ስራ ነው የምሄደው ማለት ነው። እንግዲህ ቅሬታን በጸጋ መቀበል ታላቅነት ነው እጅግ በጣም ጥሩ ነገር ነው። ለሰው ልጅ የሚመከርም ነገር ነው ማለት ነው። እና እኔም ቅሬታዎችን የምቀበልበት መንገድ እጅግ በጣም በጥሩና በአሪፍ ቅሬታ የሚያቀርቡትን አካላትም በማበረታታትና ልዩ ቦታ በመስጠት ወይም ደግሞ ልዩ አክብሮት በመስጠት ነው የምቀበለው ማለት ነው። እንግዲህ ቅሬታዎች ለኔ ትምህርቶቼ ናቸው። ቅሬታዎቼ ለኔ እጅግ በጣም ትልቅ ቦታ የምሰጣቸውንና የማከብራቸው በስነ ስርዓትም የምቀበላቸው ነገሮች ናቸው ማለት ነው። ቅሬታዎችን በጥሩና በስነ ስርዓት አስተናግደናለው

በዶቄ መፍጨት ታውቃለህ በዶቄ መፍጨት አላውቅም ምክንያቱም ከእኛ አከባቢ በዶቄ መፍጨት አልተለመደም ማለት ነው። በተለይ ወደ እኛ አካባቢ እና ወደ እኛ ሀገር የተለመደ የመፍጨት አይነት እንግዲህ ከጥንት ጀምሮ እስካሁን ስናይ ጥንት እንግዲህ አባቶቻችን የራሳቸውን ጥበብ ተጠቅመው በድንጋይ ይፈጩ ነበርና እና አሁን ላይ ደግሞ ዘመናዊ የኤሌክትሪክ መፍጫ መንገድ መጥቶ። በተለያዩ ወፍጮዎች መጥተው ተተክለዋል ማለት ነው። እና ራሳቸውን የቻሉ በመፍጨት ሙያ የሰለጠኑ ሰዎች አሉ። እነሱ ናቸው የሚፈጩት እንጂ እኔ አልፈጭም ማለት ነው። የመፍጨት በዱቄ መፍጨትም አላውቅም

በቤተሰብዎ? ምን አይነት በዓላት ታከብራላችሁ እንግዲህ በእኛ ቤተሰብ እጅግ በጣም ብዙ በዓላት እናከብራለን። ከምናከብራቸው በዓላቶቹ መካከል ለምሳሌ እንደ ልደት አይነት በዓላትን ቤተሰብ ተሰባስበን እናከብራለን ማለት ነው። ከዚህም በተጨማሪ ሃይማኖታዊ በዓላትን እናከብራለን ለምሳሌ ከምናከብራቸው ሃይማኖታዊ በዓላት መካከል። እንደ ጥምቀት ገና። የተለያዩ ሃይማኖታዊ በዓላትን እናከብራለን ማለት ነው። እንግዲህ የቤተሰብ በዓላት እጅግ በጣም ብዙ ናቸው። እነዛንም በዓላት በመሳቅ በመቦረቅ እጅግ በጣም በመደሰት። በአብሮነት እና በወንድማማችነት በፍቅር በአንድነት እናከብራለን

በትምህርት ቤት የምትወደው ትምህርት ምን ነበር? እኔ በትምህርት ቤት የምወደው ትምህርት የነበረው የሂስትሪ ትምህርት ነው። ምክንያቱም እንግዲህ የሂስትሪ ትምህርት የኢትዮጵያን ሂስትሪ ትምህርት በምንማር ሰዓት እጅግ በጣም ልዩ ደስታን እርካታን የሚሰጠኝ የትምህርት አይነት ነው ማለት ነው። ምክንያቱም የኢትዮጵያን ሂስትሪ መማር እጅግ በጣም ለአእምሮ ሳቢ ለአእምሮ ደስታን የሚሰጥ። ለጥቁር ህዝቦች ደግሞ ኩራት የሆነና ልብ የሚያሞቅ ታሪክ ነው ማለት ነው። እንግዲህ ኢትዮጵያ እንደምናስታውሳት በአፍሪካውያን ዘንድ የነጻነት ተምሳሌት ሆና የምትወሰድና በተለይ በአለም ላይ አይቻልም የተባለውን ነገር ይቻላል ያስበለች። የጥቁር ህዝቦች መመኪያና የጥቁር ህዝቦች የነጻነትና የ ጥቁር ህዝቦች የኩራት ምልክት ናት ማለት ነው። እንግዲህ የሷን ታሪክ መማር ደግሞ እጅግ በጣም ያስደስተኛል የኢትዮጵያን ታሪክ መማር እጅግ በጣም ያስደስተኛል። ዛሬም ዘውትርም ሁሌም የተለያዩ መጽሐፍትን በኢትዮጵያ ታሪክ ዙሪያ የተጻፉ መጽሐፍትን አነባለሁ ማለት ነው። እናም በትምህርት ቤት የምወደው ትምህርት የነበረው የኢትዮጵያን ታሪክ ትምህርት እጅግ በጣም እወዳ

የምትወደው ሽታ ምንድነው? እኔ የምወደው ሽታና ሁሌም የምጠቀመው የሽታ አይነት እንግዲህ ዶድራንት ሽቶ ነው። እንግዲህ ዶድራንት ሽቶ እጅግ በጣም ልዩ ማዕዛ ልዩ ሽታ ያለው ነው። በተለይ ለራሳችን ደስታን እና እርካታን የሚሰጥ። እጅግ በጣም ልዩ ስሜት ያለውና ደስ የሚለኝ የሽቶ አይነት ነው ማለት ነው። እንግዲህ ዶድራንት ሽቶ በተለያዩ ሱቆች ላይ በመግዛት እንዲሁም ደግሞ የተለያዩ ሃይማኖታዊ የክብረ ባዕሎች በሚከበሩበት ሰዓት እና የተለያየ ድግሶችን በቤት በምናዘጋጅበት ሰዓት እንግዲህ ድሮ ድራንት ሽቶን በመቀባት ልዩ መዓዛና ልዩ ሽታ እንዲኖረን ማድረግ ይቻላል ማለት ነው። የምወደው ሽታ ዶድራንት ሽቶ ሽታን እጅግ በጣም እወዳለሁ

ልብስ በእጅ ታጥባለህ? አወን እኔ ሁሌም ልብሴን የማጥበው በእጄ ነው። ምክንያቱም ዘመናዊ ልብስ ማጥቢያ ማሽን ወደ እኛ አካባቢ እስካሁን አልገባም ምክንያቱም ያለንበት አካባቢ ከስልጣኔ የራቀና ገና ብዙ የስልጣኔ ምንጭ የሌለበት አካባቢ ስለሆነ ሁሉም ማህበረሰብ የሚያጥበው ልብሱን በእጁ ነው ማለት ነው እንግዲህ ልብስ ብዙ የማጠቢያ መንገዶች አሉ ለምሳሌ ሳፋ በማቅረብ በሳፋ ሳሙና በመምታት እናጥባለን እንዲሁም ደግሞ ወራጅ ውሃ ላይ በመሄድ ለምጥ ላይ ልብስ እናጥባለን ማለት ነው እንግዲህ ልብስ እኔ ሁሌም የማጥበው በእጄ ነው ሁሉም ማህበረሰብ የሚያጥበው በእጅ ነው ማለት ነው

እጅ መጨባበጥ ትወዳለህ? አዎ እጅ መጨባበጥ እወዳለሁ፣ ምክንያቱም የኛ ባህልና ወጋችን እንግዲህ ከሰው ጋር ስንገናኝ እጅ በመጨባበጥ ፍቅራችንን የምንገልጽበት ሁኔታ ነው ያለው ማለት ነው። ነገር ግን እጅ መጨባበጥ አስፈላጊ የማይሆንበት ብዙ ሁኔታዎች አሉ። ለምሳሌ በተለይ ወረርሽኝ በሽታዎች በሚመጡበት ሰዓት ለምሳሌ ኮሮና ቫይረስ በሚመጣበት ሰዓት እጅ መጨባበጥን አጥብቆ የሚያወግዝና በእጅ መጨባበጥ የማይቻልና የታገደበት ሁኔታ ነው ያለው። በዚህን ሰዓት እጅ አልጨባበጥም ማለት ነው። ነገር ግን እንደ አጠቃላይ እንደኛ ባህልና ወጋችን እጅ መጨባበጥ ማለት ለምንጨብጠው ሰው ልዩ ሰላምና ፍቅርን እርካታን መስጠት ማለት ስለሆነ ብዙን ጊዜ እጅ እንጨባበጣለን ማለት ነው። በእጅ መጫባበጥ እኔም እወዳለሁ ማለት ነው።

ማሰላሰል ታደርጋለህ? አዎ ማሰላሰል አደርጋለው። በጣም በይበዛ በትንሹ በመጠኑ ማሰላሰል አደርጋለው ምክንያቱም እንግዲህ በዚህ አለም ላይ የምንሰራቸው ስራዎችን በሙሉ በማሰላሰል ከሰራን እጅግ በጣም አሪፍ ይሆናሉ። ምክንያቱም ማንሰላሰል ማለት እቅድ መውጣት ማለት ነውና። ለምሳሌ እኔ የምሰራቸውን እያንዳንዱን ስራዎችን በእቅድ በመውጣት ነው ማለት ነው የምሰራው። እንግዲህ እቅድ አውጥቼ ስሰራ እጅግ በጣም ነገሮችን ያቀልልኛል ነገሮችን በብቃት እና በጥራት በፍጥነት እንድወጣ ያደርግኛል ማለት ነው። እናም ነገሮችን አሰላስሌ ነው የምወስነው ማለት ነው ማሰላሰል አደርጋለው

በስልክ ገንዘብ ትልካለህ ሁሌም እኔ ገንዘቤን የምልከው በስልኬ ነው ማለት ነው። ምክንያቱም አሁን ጊዜው የተሻለና እያደገ ሲመጣ እንግዲህ ገንዘብን በእጅ ይዞ ባንክ ከመስገባት ይልቅ በስልክ በሞባይል መተግበሪያ ገንዘብን ከባንክ ወደ ባንክ ማዘዋወር የሚቻልበት ሁኔታ ነው ያለው ማለት ነው። ስለዚህ እኔ ሁሌም ገንዘቤን የማዘዋውረው በስልኬ ነው ማለት ነው ምክንያቱም ጊዜው አሁን ላይ እየተሾሻለና የኦንላይን ቴክኖሎጂው እያደገ ስለሆነ። ሁሌም ገንዘብን ወደ ጓደኞቼ ሳስተላልፍም የምልከው በስልኬ ነው ማለት ነው። እንዲሁም ደግሞ ከሌላው ቦታ ገንዘብ ሲገባልኝ የማውቀው የማየውም በስልኬ ነው ማለት ነው። ገንዘብን ለመላክ በስልክ ነው የምጠቀመው ማለት ነው። በስልክ ገንዘብ እልካለሁ

የትኛውን ወቅት ትወዳለህ? እንግዲህ በእኛ ሀገር በኢትዮጵያ በአመት ውስጥ አራት ወቅቶች አሉ እኔ የምወደው ወቅት የበጋን ወቅት ነው። ምክንያቱም በዚህን ወቅት እጅግ በጣም ብዙ ሃይማኖታዊም ሆነ አለማዊ በዓላት የሚከናወኑበት ወቅት ነው ማለት ነው። በዚህም ወቅት እንግዲህ ቤተሰብ ወዳጅ ዘመድ ተገናኝቶ በአንድ ላይ የሚስቅበት የሚቦርቅበት እና ደስታውን የሚገራበት ሰዓት ነው ማለት ነው። ስለዚህ ይህን ወቅት እኔ ከቤተሰቦቼ ጋር የማወራበት የማወጋበት እና ከቤተሰቦቼ ጋር ልዩ ጊዜን የማሳልፍበት ወቅት ስለሆነ የበጋ ወቅትን እወዳለሁ አከብራለሁ ማለት ነው። እንዲሁም ደግሞ በበጋ ወቅት እንግዲህ ሃይማኖታዊ በዓላት በሚከነወኑ ሰዓት በተለይ በእኛ እምነት በኦርቶዶክስ ተዋህዶ ቤተክርስቲያን። እንግዲህ ሃይማኖታዊ በዓላት ሲከበር ታቦቱ ካለበት ከቤተክርስቲያኑ ወጥቶ ተመልሶ የሚገባበት ሰዓት ነው ማለት ነው። በዚህን ሰዓት ልዩ ቡራኬ እና ልዩ ፀጋ በረከትን የምናገኝበት ሁኔታ ነው ያለው ማለት ነው። ስለዚህ በዚህን ሰዓት ታቦት የሚወጣበት ሰዓት ስለሆነ የበገን ወራት እወዳለሁ ማለት ነው

ኮከቦችን መመልከት ትወዳለህ? አዎ ኮከቦችን መመልከት እወዳለሁ። በተለይ ኮከቦች ማታ ላይ እጅግ በጣም ልዩ ውበት እና ልዩ መዓዛ ነው ያላቸው። እንግዲህ ማታ ጨለማ ያጠለቀውን ማታ እንግዲህ ኮከቦች ከላይ ብርሃን ሆነው ስናይ እጅግ በጣም ለይታ ደስ የሚሉና የሚማርኩ ነገሮች ናቸው። ሁሌ ማታ ማታ ከቤቴ በመውጣት ጨረቃና ኮከብን አያለው

በስራ ስንት ጥሪ ታደርጋለህ? በስራ ቢያንስ እስከ ሁለት ጥሪ አደርጋለሁ እንግዲህ በስራ አለም ላይ ሳለሁ ከሁለት እስከ ሶስት አራት ጥሪዎችን አደርጋለሁ። እንግዲህ በስራ አለም ላይ ጥሪ ማድረግ እጅግ በጣም ጥሩ ነገር ነው ብዙ ነገር ማንቃት ነው ብዙ ነገርን ወደ መልካም ነገር መውሰድ ነው ማለት ነው። እና ወደ እኛ ብዙ የተለመደ ባይሆንም። እኔ ግን በስራ ከሁለት በላይ ጥሪዎች አደርጋ

ከፀሀይ እንዴት ትጠበቃለህ? ከፀሀይ የምጠበቀው እንግዲህ ፀሀይ ቀን ላይ እጅግ በጣም ሀይለኛና የምታቃጥል በምትሆንበት ሰዓት። እንግዲህ የቀን ሰዓትን ቤቴ ላይ በመቀመጥ ጥላ ውስጥ በመቀመጥ የተለያዩ ዛፎች ላይ ጥላ ውስጥ በመቀመጥ ከፀሀይ ጥበቃ እድናለሁ ማለት ነው። እንግዲህ ፀሀይ ስትወጣ ጠዋት ስትወጣ እጅግ በጣም ትልቅ እርካታና ደስታን የምትሰጥ ብትሆንም እንግዲህ ቀለይ እጅግ በጣም ሙቀቷ የሚጨምርና እጅግ በጣም የሚጎዳበት ሁኔታ ነው ያለው ማለት ነው። እንግዲህ ከፀሀይ እኔም ቀን ላይ ጥላ ቦታ ላይ በመሆን እጠበቃለሁ

ምን አይነት ልብስ ትወዳለህ? እኔ ብዙ ልብሶችን እወዳለሁ እጅግ በጣም ብዙ ልብሶችንም ለብሻለሁ እጅግ በጣም ብዙ የልብስ አይነቶችን እወዳለሁ ማለት ነው። እንግዲህ ከምወዳቸው የልብስ አይነቶችም ኮት ሶሪ ሹራብ የተለያዩ የልብስ አይነቶች አሉ። ለምሳሌ ከኮት ስንነሳ ኮት አለ ሁዲ አለ። ጃኬት አለ። እንዲሁም ደግሞ ሹራብ ስንሄድ እጅግ በጣም የማምሩ ሽራቦች አሉ እንዲሁም ደግሞ ጂንስ አለ። እና በጣም የምወደው የልብስ አይነት ጂንስ ነው ምክንያቱም ጂንስ ስለብሰው በጣም ደስ ይለኛል ልዩ እርካታን ይሰጠኛል። ልዩ ድባብን የሚሰጠኝ ነገር ስለሆነ ጂንስን በጣም እወዳለሁ

ምን የቤት እቃዎች ትጠቀማለህ? እኔ በጣም ብዙ የቤት እቃዎችን እጠቀማለሁ እንግዲህ ከምጠቀማቸው የቤት እቃዎች ውስጥም ከባህላዊ እቃዎች አንስቶ እስከ ዘመናዊ እቃዎች ድረስ እጠቀማለሁ። ባህለዊ የቤት እቃ የሚባሉ እጅግ በጣም ብዙ ባህለዊ የቤት እቃዎች አሉ የሚሰሩትም በአካባቢያችን። የሚኖሩ የባህላዊ እቃ ሰራተኞች ወይም ደግሞ በአካባቢ አጠራር ሸማኔዎች ወይም ደግሞ የጥበብ ባለሙያዎች በመባል ይጠራሉ ማለት ነው። እነሱ የሚሰሩት እቃ አለ ከሚሰሩት እቃ መካከል ለምሳሌ እንደ ድስት እንደ ጥዋ እንደ ሙግድ እንደ ቶፋ እንደ ዋድያት የተለያየ አይነት እቃዎችን ይሰራሉ ማለት ነው እነዚህን እቃዎች ይጠቀማለሁ። እንዲሁም ደግሞ ዘመናዊ እቃ ወይም ደግሞ በቴክኖሎጂ የተሰራ እቃዎች አሉ። ከእነዚህም መካከል እንደ ብረድስት እንደ ዳታን እንዲሁም እንደማንቆርቆሪያ የተለያዩ እቃዎችን እጠቀማለሁ ማለት ነው። ስለዚህ ቤት ውስጥ እጅግ በጣም ብዙ ባህለዊና ዘመናዊ እቃዎች እጠቀማለሁ

የስልክ ካሜራ ትጠቀማለህ? አዎ እኔ የምጠቀመው የስልክ ካሜራ ነው። ምክንያቱም እያንዳንዱ ፎቶዎችን የምነሳው በስልክ ካሜራ ነው ማለት ነው። ሌላ የካሜራ አይነት ወደ እኛ አካባቢ ጊዜ የማይገኝ ስለሆነ የስልክ ካሜራ ነው የምጠቀመው ማለት ነው። እንግዲህ የስልክ ካሜራ መጠቀመ እጅግ በጣም ብዙ ትውስታዎችን ብዙ ፎቶዎችን በስልክ ካሜራ አንስቼ ይዣለሁ ማለት ነው። የስልክ ካሜራ እጅግ በጣም ጠቃሚና በማንኛውም ቦታ እንደፈለግን ልናገኘው የምንችል ሁሉም ቦታ ላይ አመቺ የሆነ የካሜራ አይነት ነው ማለት ነው። እና እኔም ሁሌ የምጠቀመው የስልክ ካሜራ ነው።

በስራ ላይ ችግሮችን ትፈታለህ? አዎ በስራ ላይ እጅግ በጣም ብዙ ችግሮችን እፈታለሁ እኔም በህይወቴ እጅግ በጣም ብዙ ችግሮችን ፈትቻለሁ ማለት ነው። ለምሳሌ የኔ የስራ መደብ ትምህርት ነው። እና በትምህርት አለም ላይ ሳለን ብዙ የሚከሰቱ ችግሮች አሉ እነሱን ለመፍታት እጅግ በጣም ብዙ ድካሞችን ደክሚያለሁ ብዙ ርቀትም ሄጃለው። ለምሳሌ በትምህርት አለም ላይ ከገጠሙኝ ችግሮች እና እኔ ከፈታሗቸው ችግሮች መካከል። በአንድ ጓደኛዬ እና በመምህሩ መካከል። በተለይ ጓደኛዬ የቤት ስራ ባለመስራቱ ምክንያት ከመምህሩ ጋር እሰጣ ገባ ውስጥ ገብተው መምህሩ በመናደድ እስከመጨረሻ ድረስ ከክላስ። እንዳትገባ ወይም ደግሞ በኔ ክላስ እዚህ ትምህርት ቤት እንዳትመጣ የሚል ማስጠንቀቂያ ሰጥቶት እጅግ በጣም ተጣልተው ነበር። እና በኋላ ግን መምህሩንና ተማሪውን በማስተረቅ ወደ መልካምነት አምጥቻለሁ ማለት ነው። ስለዚህ በስራ ላይ ችግሮችን እፈታለሁ። ለመፍታት እሞክራለሁ ሁሌም እፈታለሁ ማለት ነው

ጥላ ወይስ ፀሀይ ትመርጣለህ? እኔ ሁሉንም እመርጣለሁ እንግዲህ እንደሁኔታው ይወሰናል ማለት ነው የምመርጥበት። እንግዲህ እጅግ በጣም ብዙ ፀሀይ ባለበት ቦታ ላይ ጥላን እመርጣለሁ እንዲሁም ደግሞ። ፀሀይ በሌለበትና ጥላ በሚበዛበት ቅዝቃዜ በሆነበት ቦታ ላይ ፀሀይ ወዳለበት ቦታ የመናፈቅበት ሁኔታ ነው ያለው ማለት ነው። ስለዚህ ፀሀይም ጠላንም የምወድበት ሁኔታዎች ይወስኑታል ማለት ነው